እንግዲህ እኔ የምወደው ጣፋጭ ምግብ እንግዲህ ዶሮጥ ነው ዶሮ ወጥ ማለት በጣም የተለየ የኢትዮጵያዊ ምግብ ነው እንግዲህ ማንኛውም ኢትዮጵያዊ። በጣም የሚወደው ምግብ እንደሆነ ይታወቃል። የኢትዮጵያዊ እንግዲህ ዶሮ ወጥ ማለት ምን አይነት ትርጉም እንዳለው አብዛኛው ማህበረሰብ ክፍል ያውቀዋል። እናቴ በጥሩ ሁኔታ ነው የምታዘጋጀው በተለይ በተለይ ለበዓላት ሲሆን በጣም ጥፍጥ ተብሎ ይሰራል በተገቢው መልኩ እንመገበዋለን። አብዛኛው የቤተሰባችን አካል አብዛኛው ብቻ አይደለም ሁሉም የቤተሰባችን አካል በሚባል ደረጃ በጣም ሚወደው ምግብ ነው። የኛ ቤተሰብ ብቻ አይደለም እያንዳንዱ ኢትዮጵያዊ ይህንን ምግብ በጣም ሚወደውም የምግብ አይነት ነው። እንግዲህ ሁሉም ኢትዮጵያዊ ይወደዋል ብዬ መናገር እችላለሁኝ። ስለዚህ በእንደዚህ አይነት ሁኔታ እንግዲህ ቤተሰባችን ውስጥ በስርዓት ይዘጋጃል። ለበዓላት ጊዜ በእንደዚህ አይነት መልኩ ነው የሚዘጋጀው ማለት ነው። በጣም ጣፋጭ ሚባል የምግብ አይነት ነው። እንግዲህ ለበዓላት ብቻ ሳይሆን አልፎ አልፎ ለአንዳንድ ጉዳዮችም እንዲሁ እንግዳ ሲመጣና መሰል ነገሮችም እንዲሁ ይደረጋል። ወይም ወጡ ይሰራል ማለት ነው። እንግዲህ ምግብ በእንጀራ ተደርጎ ይበላል። ምናልባትም እንጀራ ማለት ሌላኛው ለየት ያለው ኢትዮጵያዊ ምግብ ነው። እንግዲህ የሌላ አለም ላይ የለለ ምግብ ሊባል ይችላል። የምግብ እንግዲህ ኢትዮጵያ ውስጥ ተመርቶ ከዚሁ ተዘጋጅቶ ለመግብነት ሚበቃ እህል ነው ማለት ነው። በዚህ መልኩ ይዘጋጅና እያንዳንዱ የማህበረሰብ ክፍል ሚወደው ምግብ ነው። እንግዲህ ኢትዮጵያዊ ለየት ያለ ጣዕም ለየት ያለ ቴስት ያለው ምግብ ነው ማለት ነው። ይሄ እንግዲህ ምን ማለት ነው? እየአንዳንዱ ኢትዮጵያዊ በርበሬ ከሌላው በተለየ በርበሬው በጣም ይበዛል። የማቃጠል ፀባይ ያለው ግን ሁሉም ኢትዮጵያዊ የለመደውና በጣም ሚወደው ምግብ ነው ማለት ነው። ስለዚህ በጣም ከምወደው ጣፋጭ ምግብ እንግዲህ ዶሮ ወጥ አንደኛው እና የመጀመሪያውን ቦታ ይይዛል ማለት ነው። እንግዲህ ስለዚህ የዶሮ ወጥ ብዙ መናገር ይቻላል በጣም ዘርፋ ብዙ ጥቅሞች እንዳሉትም ይገመታል ይታወቃልም ጭምር ማለት ነው። እውነቱን ለመናገር አሰራሩ ከሌላው አለም መለየቱ ብቻ ሳይሆን ጣዕሙ በራሱ ኢትዮጵያዊ ቃናነቱ በጣም ሚገርም ጣዕም ያለው ነው። እንግዲህ አዘገጃጀቱ ምናልባትም ዶሮው ከመታረድ ጀምሮ እስከ እያንዳንዱ ፕሮሰስ ድረስ ያለው በጣም ብዙ ሁኔታ ሚወስድ ነገር ነው ማለት ነው። እንደሌላው ዝም ብሎ በዘይትና በመሰል ነገሮች ብቻ ተጠብሶ የሚበላበት ሁኔታ አይደለም። የተለያዩ ቅመማ ቅመሞች ይገቡበታል። እንግዲሁም ደግሞ አሰራሩም እንዲሁም በጣም ለረጅም ጊዜ የሚወስድና ለቶሎ ወይም ለችኮላ መሆን የማይችል ምግብ እንደሆነ ይታወቃል። በርግጥ ለዛም ነው። አብዛኛውን ጊዜ ለበዓላትና ለመሰል ነገሮች ብቻ የምንጠቀምበት ወይም ምንመገበው ማለት ነው። በዚህ ምክንያት እንግዲህ የዶሮ ወጥ አንደኛው ለየት ያለ ኢትዮጵያዊ ምግብ እንደመሆኑ ይህንን በጣም የምወደው ምግብ ነው። እውነቱን ለመናገር ፍስክ በሆነ ጊዜ ወይም ጾም በማይሆንበት ጊዜ በእያንዳንዱ ጊዜ ይህንን ምግብ ብመገበው ደስተኛ ነኝ ማለት ነው። ያው ነጭ አይደለሁም ማንኛውም ኢትዮጵያዊ ይሄን ምግብ በሚመገበው ደስተኛ እንደሚሆን አምናለሁ። ምክንያቱም እንግዲህ ሁሉም ሰው ስሜቱ አብዛኛው ተመሳሳይ ነው ብዬ ስለማመን ማለት ነው። በዚህ ምክንያት እንግዲህ ሁሉም ኢትዮጵያዊ ይህንን ምግብ ቢመገበው የሚፈልገው አይነት መመገብ ነው። ስለዚህ ዶሮ ወጥ ከሌላው በተለየ ቆንጆ ምግብ ሊባል የሚችል ነው። እንግዲህ ሌላኛውን ስለ ሽሮ ማውራት እንችላለን። ቀጣዩ አብዛኛው ኢትዮጵያዊ ይወደዋል ብዬ ምገምተው ምግብ ምንድነው? ሸሮ ነው። ሸሮ እንግዲህ ልክ እንደ ዶሮና ልክ እንደ እንጀራ በተለየ መልኩ ሚዘጋጅ ኢትዮጵያ ውስጥ ብቻ የሚታወቅ አይነት ምግብ ነው ማለት ነው። ስለዚህ ይሄኛውም በዚሁ በዶሮ ወጥ አይነት መልኩ ሆኖ ልክ በእንጀራ የሚበላ ነው ማለት ነው። ልክ ዶሮ ወጥን በእንጀራ እንደበላነው ሁሉ ሸሮም እንዲሁ በእንጀራ ሚበላ ነው ማለት ነው። ስለዚህ ይሄኛው ሌላኛው ምግብ ነው። እንግዲህ ስለ ሸሮ ደግሞ ስናነሳ ይህ ሽሮ የሚባለው ምግብ በብዛት እንግዲህ በጣም ቀላል እና በቶሎ ተዘጋጅቶ ለመግብነት የሚደርስ አይነት ምግብ ነው። ስለዚህ ለመበላት የሚደርስ አይነት ምግብ ነው። በዚህ ምክንያት እውነት ለመናገር አብዛኛው ማህበረሰብ አብዛኛውን ጊዜውን የሚመገበው ሽሮ ነው ብዬ መናገር እችላለሁ። ምክንያቱም ለመስራት በጣም ቀላል ነው ጊዜ አይወስድም። በዚህ ሩጫ በሆነ አለም ውስጥ እያንዳንዱ ሰው ጊዜውን መጠቀም ስለሚፈልግ ሽሮን አብዝቶ ይመገባል ብዬ አስባለሁ። እውነቱን ለመናገር በጣም ትንሽ ሰዎች ናቸው ሽሮ አልወድም የሚሉ ሰዎች። የገጠሙኝ ከዛ ውጪ አብዛኛው የማህረሰብ ክፍል እንግዲህ ሽሮ ሚባል ምግብ ይወዳል ይመገባልም ጭምር። አሰራሩም እንዳልኩት ቀላል እና በጣም አጭር ስለሆነ አብዛኛው ኢትዮጵያዊ የትኛውን ምግብ ይመገባል። ስለዚህ ለኔም እንግዲህ በሁለተኛነት የምወደውና የምመርጠው ምግብ ምንድነው? ሽሮ ነው የሚሆነው ማለት ነው። እነዚህን ምግቦች እንግዲህ በተለየ መልኩ ስናያቸው ሁሎችም ኢትዮጵያዊ ቃና ያላ

እንግዲህ ሰዎችን በተለያየ መልኩ ላስተዋውቅ እችላለሁኝ የመጀመሪያው ሊሆን የሚችለው እንግዲህ ጓደኛሞች አብረን በመንገድ በምንሄዱበት ጊዜ ወይም በሌሎች አጋጣሚዎች ሰዎችን እረስበርሳቸው ላስተዋውቃቸው ወይም ላገናኛቸው ይችላሉ ማለት ነው። ምናልባትም ለተለያየ ጉዳይ የስራዬ ተብለን ተቀጣጥረን የምንገናኝበት አጋጣሚ የማይጠፋም ይህ ሲባል እንግዲህ ምናልባት። በትምህርት ጉዳይ ሊሆን ይችላል በስራ ጉዳይ ሊሆን ይችላል በቢዝነስ ጉዳይ ሊሆን ይችላል እንዲሁም በተለያዩ ጉዳዮች ሊሆን ይችላል እንግዲህ ተቀጣጥረን ስራዬ ብለን የምንገናኝበት አጋጣሚም ሊኖር ይችላል ማለት ነው። በዋናነት ግን እንግዲህ መንገድ ላይ እንዲሁ በሚሄድበት ጊዜ ጓደኞቼ የማይታወቁ ጓደኞቼን ሁለት የተለያዩ የኔ የሆኑ ጓደኞቼን እርስበርሳቸው ላስተዋውቅ እችላለሁ ማለት ነው። ሌላኛው። እንግዲህ ለቢዝነስ ጉዳይ ማስተዋወቅ አለ በቢዝነስ ጉዳይ ማለት እንግዲህ የጋራ የሆነ የንግድ ጉዳይ ሲኖረን እርስበርሳችን ልንተዋወቅ እንችላለን ወይም ሰዎችን ላስተዋውቃቸው እችላለሁ ማለት ነው። እንግዲህ በዚህ ጉዳይ በጣም ብዙ ጥቅም እንዳለው ይታወቃል። እንግዲህ በንግድ ጉዳይ። ሰዎች በዋነኛነት ጥሩ እግልጋሎት እንዳላቸው ይታወቃል። እንግዲህ ንግድ ማለት ሰዎች ጋር የሚኖር ግብይት ነውና። ይህ ሲባል እንግዲህ ከሰዎች ጋር መግባባት አንደኛው ጉዳይ ነው ማለት ነው። ስለዚህ ሰዎችን እርስበርሳቸው ላስተዋውቃቸው የምችልበት አንደኛው ጉዳይ እንግዲህ የንግድ ሀሳብ ነው ሊሆን የሚችለው ማለት ነው። እንግዲህ የንግድ ሀሳብ። በንግድ ሀሳብ ዙሪያ ሰዎችን በእርበርሳቸውን ለማወያየት ለማገናኘት እንዲሁ የንግድ ሀሳቦቻቸውን ተቀያይረው ለራሳቸው የሚሆን የንግድ ሁኔታ እንዲፈጥሩ የንግድ መረብ እንዲዘረጉ ለማድረግ ሁለቱን ሰዎችን ላገናኛቸው እችላለሁ ወይም ላስተዋውቃቸው እችላለሁ ማለት ነው። ሁለተኛው ምንድነው? ለጮኝነት ለጓደኝነት እንዲሁም ለሌላ ጉዳይ ሊሆን ይችላል እርስበርሳቸው ላገናኛቸው እችላለሁ አሁን ለምሳሌ ለጮኝለት ከሆነ። የሆነ ሰው የሆነችን ሰው ሊያገባት ከፈለገ ወይ የሚሆነች ሰው የሆነን ሰው ማግባት ከፈለገች አይነት ግንኙነት ሊኖር ይችላል። እና በእንደዚህ አይነት ሁኔታ ሰዎችን ላስተዋውቃቸው እችላለሁ ማለት ነው። እነዚህ ሁለት ሰዎች እንግዲህ በተዋወቁ በተዋወቁበት ሁኔታ ማስተዋወቅበት ሁኔታም ጭምር እንግዲህ ሰዎቹ የራሳቸውን የሆነ ነገር እንዲያደርጉ ከእኔ ግንኙነት ውጭ የሆነም ሊሆን ይችላል። ተጨማሪ ግንኙነትስ እርስበርሳቸው ፈጥረው መልካም የሚባል ግንኙነት ፈጥረው የራሳቸውን ነገር እንዲያደርጉ የራሳቸውንን መልካም ግንኙነት ፈጥረው በንግድም ከሆነ በሌሎች ተግባራት የራሳቸውን ጉዳይ እንዲያከናውኑ ለማድረግ ያግዛቸዋል ማለት ነው። ስለዚህ በእንደዚህ አይነት መልኩ ሰዎችን ላስተዋውቅ እችላለሁ ማለት ነው። ሌላው ምንድነው? ተራረቀው የቆዩ የቤተሰብ አባላት ሊኖሩ ይችላሉ እንደዚህ አይነት ሰዎች ማስተዋወቅ ሊኖር ይችላል። ለምሳሌ በስራ ጉዳይ ሊሆን ይችላል በተለያየ ጉዳይ በጣም ከአካባቢ ወይም ከቤተሰብ አካባቢ ርቆ የቆየን ሰው ለሌላኛው ለማይታወቅ ሰው እንዲሁ ላስተዋውቅ እችላለሁኝ ማለት ነው። ሌላኛው እንግዲህ በጣም ብዙ አይነት የማስተዋወቂያ ወይም ላስተዋውቅ የምችልበት። ሁኔታ ወይም ሌላ ነገር ሊኖር ይችላል። ግን ሌላኛውን መጨመር እችላለሁ አሁን ለምሳሌ ሌላኛው እንግዲህ ሰዎች ላስተዋውቅበት የምችለው ነገር ቢኖር ምንድነው የሚሆነው? አዲስ የስራ ባልደረባ በሚኖርበት ሰዓት እንግዲህ ሰዎችን እርስበርሳቸው ላስተዋውቃቸው እችላለሁ ማለት ነው። አዳዲስ የስራ ባልደረቦች እንግዲህ አዲስ የስራ ነባራዊ ሁኔታን ወይም አዲስ የስራ አካባቢያዊ ሁኔታን ሲቀላቀሉ እንግዲህ ሰዎችን ማስጠዋወቅ ግዴታ ነው። ጥሩ የስራ ከባቢያዊ ሁኔታ ለመፍጠርም እንግዲህ ሰዎችን እሱ በእርስበርሳቸው ማስተዋወቅም ዋናው ወሳኝ ነገር ነው። እንግዲህ ስራ ሲባል የጥምረት ስራ ወይም የትብብር ጉዳይ ስለሆነ እርስበርሳቸው በማስተዋወቅ እንግዲህ ለቀጣይ የጥሩ እና ውጤታማ የሆነ ስራ እንዲሰሩ ለማድረግ ሰዎችን እርስበርሳቸው ላስተዋውቃቸው እችላለሁ ማለት ነው። እንግዲህ ሌላኛው ሊሆን የሚችለው ደግሞ ጓደኛሞች እንዲሁ ላስተዋውቅ እችላለሁ የኔ የሆኑ ጓደኞችን እንል በየትኛውም አጋጣሚ ላስታውቃቸው እችላለሁ ማለት ነው። ሁለት የኔ የሆኑ ጓደኞች ከእኔ ጋር በምንገናኝበት ስንል ጊዜ እነዚህን ሁለት ጓደኞች ላስተዋውቃቸው እችላለሁ ማለት ነው። ይሄ እንግዲህ ለቀጣይም ቢሆን ለራሳቸው ሌላ ጓደኛሞች ሊሆኑ የሚችሉበት አጋጣሚ አለ። እንደዚህ አይነት ልምዶችም አሉ። ከዚህ በፊት የተፈጠሩ ማለት ነው። ስለዚህ በእንደዚህ አይነት መልኩ ሰዎችን ላስተዋውቅ እችላለሁ ማለት ነው። በዚህ ሁኔታ እንግዲህ የተለያዩ ሰዎች ሊተዋወቁ ይችላሉ። እንግዲህ ሰዎችን በማስተዋወቅ ሂደት ውስጥ ብዙ ነገር አለ። ስማቸውን መግለጽ ሊሆን ይችላል። ቤተሰባቸውን ስለ ቤተሰባቸው የተወሰነ ገለጻ ማድረግ ሊሆን ይችላል። መንደም ይሰሩና የተወሰነ ስለሰዎቹ ባክግራውንድ መግለጽም ያካተተ የሰዎች ማስተዋወቅ ዘዴ ሊኖር ይችላል ማለት ነው። በዚህ መልኩ ሁለት የማይታወቁ ሰዎችንን ከላይ በገለጽኳቸው ብዙ ነባራዊ ሁኔታዎች ግምት ውስጥ አስገብቼ ሰዎችን ላስተዋውቃቸው እችላለሁ